ድምጽ የሚሰማችሁ የሰው ልጆች በሙሉ ሰላም እንዴት አላችሁ በማለት ሰላም እግዚአብሔር ከሁላችን ጋር ይሁን እያልኩኝ መልካም ምኞቴን እየገለጽሁ የተጠየቁትን ጥያቄ ምንባብ አሰማና ለጥያቄው አስፈላጊ የሆነ የመልስ ትንታን እሰጣለሁ ማለት ነው። ጥያቄው ምንድነው ሚለው ምን ያህል ጊዜ ስብሰባ ታደርጋላችሁ ይላል? እንግዲህ ይሄ መልሱ ምንድነው እንደ አጠቃላይ እንደ አስፈላጊነቱ የሚል ይሆናል ማለት ነው። ምክንያቱም በቀን ነው በወር ነው በአመት ነው የሚል ምንም አይነት ግልጽ የሆነ መለኪያ ሀዲ የለውም። ለጥያቄው ዙሮዞሮ ምን ያህል ጊዜ ስብሰባ ታደርጋላችሁ በአንድ ቀን በወር ወይም በሳምንት ወይም በመንፈቅ ወይም በአንድ አመት ተውሎ የሆነ የተሻለ ግልጽ የሆነ ጥያቄ መሆን ነበረበት። ዝሮ ዝሮ ችግር የለውም። ምን ያህል ጊዜ ሰብሰባ ታደርጋላችሁ ለሚለው እንደአስፈላጊነቱ ይሆናል መርሱ ለኔም ማለት ነው። ምክንያቱም ግልጽ የሆነ ጥያቄ ማለት ጊዜውን በጣም ግልጽ ስላልተደረገ የኔም መልስ ደግሞ ጊዜውን ያመ ቁጥሩን ያመለከተ አይሆንም ማለት ነው። ለዚያም እንደ አስፈላጊነቱ ያልኩት ለዚያም ይሆናል ማለት ነው። ከዚህም በተጨማሪ እንደ አስፈላጊነቱ ያልኩበት ምክንያት ምንድነው? ቋሚ የሆነ የስብሰባ ጊዜ ስለሌለን ነገር ግን ኬዞቹ ሲመጡየተለያየ አይነት ኬዝ ሲመጣ እንዳስፈላጊነቱ ከሳምንት ሁለት ጊዜ ሶስት ጊዜ አልፎም አራት ጊዜ ልንሰበሰብ እንችላለን። እንደዚሁም ደሞ በተቃራኒው ጭራሽ ቀርቶ በወርምላንሰበሰብ እንችላለን ማለት ነው። ስለዚህ ለዚህ ሁሉ የመልስ ትንታኔ ትክክለኛና ተገቢ መልስነው ብየ የማስበው። ምን ያህል ጊዜ ስብሰባ ታደርጋላችሁ ለሚለው እንደ አስፈላጊነቱ የሚለው እጅግ በጣም ለዚህ ጥያቄ ምቹና ተስማሚ የሆነ መልስ ነው ማለት ነው። ለምን ቢባል? አንደኛ ምን ያህል ጊዜ ስብሰባ ታደርጋላችሁ ሲባል በአንድ ሳምንት ወይም በአንድ ወር ወይም በቀን ወይም ደግሞ በመንፈቅ አሊያም ባመት ተብሎ ግልጽ የሆነ ጥያቄ ስላልሆነ መልሱም ይህን ያህል ተብሎ ኳንቲፋይ ወይም ደሞ የተመጠነ ቁጥር መግለጽ ያን ያህል ግዴታ ስላልሆነ ማለት ነው። ምክንያቱም ከዚህም በተለየ ደሞ ሌላኛው ምክንያት ምንድነው? እንደአስፈላጊነቱ የተባለበት ምክንያት ኬዞች ሲኖሩ ነው ስብሰባ የሚደረገው እንጂ ያለምንም ኬዝ በመጀመሪያ ደረጃ ስብሰባ አይደረግም። ምክንያቱም ስብሰባ ሚደረገው የሆነ ችግር ሲኖር ያንን ችግር ለመፍታት ወይም ደሞ የሆነ አዲስ መመሪያ ሲመጣ ያንን መመሪያ። ወደ ታች ተወራጅ ለማድረግ ለሰራተኛው እውቅና እንዲኖረው ለማስጨበጥ ሲባል። ስለሆነ ሁሌም ቢሆን ስልሰባ ሚደረገው አጀንዳ ከሌለ ወይም አዲስ ነገር ከሌለ ስብሰባ ስለማይደረግ የስብሰባ መደረጉ ዋና አስፈላጊነቱ አዲስ ነገር ሲመጣ አዲስ ነገር ሲፈጠር አዲስ ነገር ሲገኝ ስለሆነ። ያ አዲስ ነገር ደግሞ ካልተገኘ ወይም ካልመጣ ወይም ካልተፈጠረ ሰብሰብ አይደረግም ማለት ነው። እና ለዚህ ሁሉ አጠቃላይ መልስ ምንድነው? ምን ያህል ጊዜ ለሚለው እንደአስፈላጊነቱ ይሆናል ማለት ነው። ጠቅለል ያለ መርሱ እጅግ በጣም ደስ የሚልና ለአእምሮ ምቹ የሆነ ጥያቄ ነው። የተጠየኩት እጅግ በጣም ደስ ብሎኛል። የሰጠሁት የዚህ ጥያቄ ለዚህ ጥያቄ የሰጠሁት የመልስ ጥንታኔም በጅጉ ምቹ ነው በጣም ተስማሚ ነው ብዬ አምናለሁኝ። ለማንኛውም ስለተጠየኩት ጥያቄ በእጅጉ አመሰግናለሁ ሰላም ሆኑልኝ ሰላም በሌላ ጊዜ ቸርይግጠመን እያልኩኝ መልካም ምኞቴን እየተመኘሁ በዚህ እሰናበታለሁ። ሰላም ሁኑ።

ይሄ ድምጽ የሚሰማችሁ በአለም ዙሪያ ያላችሁ የሰው ልጆች በሙሉ ሰላመ እግዚአብሔር ከሁላችን ጋር ይሁን እያልኩ መልካም ምኞቴን እየተመኘሁ የተጠየቁትን ጥያቄ በንባብ አሰማና ለጥያቄው የመልስ ትንታኔ የምሰጥ ይሆናል ማለት ነው። ጥያቄው ምንድነው? የሚለው የምትወደው ሬስቶራንት የት ነው ይላል እንግዲህ በመጀመሪያ ደረጃ ሬስቶራንት ማለት ምን ማለት ነው ቢባል? ሃያ አራት ሰዓት ሙሉ የምግብ አገልግሎት የሚሰጥ ሆቴል ወይም ደግሞ የምግብ የሚሸጥበት ቦታ ማለት ነው። ስለዚህ ይህ ቦታ ማለት ነው የምትወደው ሬስቶራንት የት ነው ማለት? የት ነው የሚገኝ ለማለት ተብሎ የተጠየቀ ነው። ምክንያቱም የምትወደው ሬስቶራንት የት ነው አይባልም። ወይ የምትወደው ሬስቶራንት ማነው ተብሎ ሊስተካከል ይችላል። እንደዚህ ከሆነ የሆነ ስሙን ነው እንድጠራ የምትጠየቅ ማለት ነው። ወይም የምትወደው ሬስቶራንት የሚገኘው የት ነው ከሆነ ደግሞ። መገኛ ቦታውን ስለሆነ የተጠየቅኩትኝ እዚህ ቦታ ይገኛል ነው የሚሆን መልስ ማለት ነው። ማን ይባላል ሌላ ጥያቄ ይሆናል ማለት ነው። ስለዚህ ጥያቄው በራሱ ክፍተት ስላለበት ጥያቄውን በማስተካከል እኔ መልስ የምሰጥ ይሆናል ማለት ነው። ስለዚህ ጥያቄውን በሁለትም አይነት የአጠያየቅ ስልቶች እያነሳሁኝ ለእነሱ መልስ እሰጣለሁ ማለት ነው። የመጀመሪያው ጥያቄ። የምትወደው ሬስቶራንት የሚገኘው የት ነው ብትባል? ደብረ ማርቆስ ከተማ ያለው ሬስቶራንት እጅግ በጣም ይመቸኛል እወደዋለሁ እላለሁ። ለምን ወደድከው ለምን ተመቸህ? ሌላ ጥያቄ ነው። በውስጡ የአስተናጋጆች ባህሪ ሊሆን ይችላል። የሆቴሉ አጠቃላይ አቀማመጥ ሊሆን ይችላል። ሆቴሉ ውስጥ የማገኘው አገልግሎት ሊሆን ይችላል። ብቻ የተለያዩ መለኪያ መስፈርቶች ይኖራሉ እነዚያን መሰረት አድርጌ ያንን ሆቴል ወይም ሬስቶራንት መርጨዋለሁ ማለት ነው። ስለዚህ የሚገኘው የት ነው ከተባለ ደብረ ማርቆስ ሆነ ማለት ነው። የምትወደው ሬስቶራንት ማነው? ቢባል ግን ስለዚህ ስሙን ነው መጥቀስ የሚያስፈልገኝ ማለት ነው። ስለዚህ ጎዛምን ሬስቶራንት ይሆናል ማለት ነው። ጎዛምን ይባላል ማለት ነው። ጎዛምን ሬስቶራንት ለምን ፈለከው ለምን ወደድከው? ወይም ለምን ከሌሎች በተለዬ ሁኔታ እሱን? በደረጃ አንድነት ልታስቀምጥ ቻልክ እንግዲህ እኔ ለራሴ የራሴ መስፈርት ስላለኝ የሚል አጠቃላይ መልስ ነው ያለኝ ማለት ነው። ያ ከነ ከመስፈርቶች ውስጥ ለምሳሌ አንደኛ ቦታው እጅግ በጣም ምቹ ስለሆነ አልጋው ምቹ ስለሆነ ምግቡ እጅግ በጣም ጣፋጭና እጅግ በጣም በታዘዙት መሰረት ስለሚያዘጋጁት ዋጋቸውም ተመጣጣኝ ስለሆነ። የምግቡ ዋጋ ማለት ነው። ሁሉ መስተንግዷቸው እጅግ በጣም ደስ የሚል ስለሆነ። እኔ ለራሴ በግሌ ጎዛመን ሬስቶራንትን ደብረ ማርቆስ የሚገኘው ጎዛመን ሬስቶራንትን የምወደው በደረጃ አንድ የማስቀምጠው አድርጌ መርጫለሁ ማለት ነው። ምናልባት ሌሎቹ በደረጃ አንድ ቀርቶ በደረጃ አስራ ራሱ ላያስቀምጡት ይችላሉ ዞሮ ዞሮ ይሄ የሰው ልጅ እንደ ሰው ልጅ ፍላጎቱ ስለሚለያይ ማለት ነው። ለማንኛውም ስለተጠየኩት ጥያቄ እጅግ በጣም እያመሰገንኩኝ በሚቀጥለው ሴሽን እስከምንገናኝ ድረስ ሰላምና ክብር ይስጥልኝ። እያልኩ ከወዲሁ በዚሁ እስናበታለሁ። ሰላም ቸር ይግጠመን ቻው።

ይህ ድምጽ የሚሰማችሁ በአለም ዙሪያ ያላችሁ የሰው ልጆች በሙሉ ሰላም እንዴት አላችሁ በማለት ሰላመ እግዚአብሔር ከሁላችን ጋር ይሁን እያልኩኝ የተጠየኩትን ጥያቄ በንባብ አሰማና ለጥያቄው አስፈላጊውን ትንታኔ እሰጣለሁ ማለት ነው። ጥያቄው ምንድነው የሚለው ማቅረቢያ ማድረግ ትችላለህ? ነው የሚለው። እንግዲህ ይሄን ይሄንን የቃላት አወቃቀርና የአረፍተ ነገር ምስረታ ስንመለከተው። ሙሉ በሙሉ የተሰሳተ ማለትም ምንም ትርጉም የሌለው ሙሉ የቃላት ስብስብ ነው እንጂ አንድም መልእክት የሚያስተላልፍ ቃላት የለውም። ምክንያቱም ማቅረቢያ ምን የምን ማቅረቢያ ማድረግ ምን ማድረግ? ምንም ሁሉም ቃላት ትርጉም የሌለው ስለሆነ እንደው እኔ በቻልኩት መጠን የጥያቄውን መንፈስ። እንደው ሞር የተገናኘ በማስመሰል እንደገና ጥያቄውን አስተካክዬ ለዚያ ጥያቄ መልስ የምሰጥ ይሆናል። ዝሮ ዝሮ ይሄንን የተለያዩ ቃላትን ተጠቅሜም ሆነ ሌላ ተጨማሪ ቃላትን አብሬ በማስገባት ትርጉም ያለው አረፍተ ነገር እመሰርትና በዚያ ላይ መልስ መስጠት እችላለሁ ማለት ነው። ስለዚህ ጥያቄውን ማቅረቢያ ማድረግ ትችላለህ? የሚለውን እንተውና ምንድነው? ማቅረብ የሚለው ማቀራረብ ከሚለው ጋራም የተገናኘ ስለሆነ። ለምሳሌ ማቀራረብ ትችላለህ? ማድረግ የሚለውን ልተውና ማቀራረብ ትችላለህ? ቢሆን አንድ የተሻለ ፍቺ ያለው አረፍተ ነገር ይሆናል ማለት ነው። ወይም ደግሞ ሁለት በሆነ ነገር የተጣሉ ሰዎችን አቀራርበህ ማወያየት ትችላለህ? አይነት ነገር ቢሆን እጅግ በጣም ደግሞ ግልጽ የሆነ ጥያቄ ይሆናል ማለት ነው። ሁለት የተለያዩ ሰዎች በሆነ ምክንያት ተጣልተው እጅግ በጣም ተራርቀው ይኖራሉ ማለት ነው። እነዚህን ሰዎች ደግሞ ተቀራርበው ስለ ችግሩ እንዲወያዩ እንዲነጋገሩና መፍትሄ እንዲያመጡ ከዚያም በኋላ ደግሞ እንደበፊቱ ሰላማዊ ኑሯቸውን እንዲኖሩ። ሁለቱን ተቃራኒ ሰዎች አቀራርቦ ስለ ችግራቸው እንዲወያዩ በዚያ መካከል ደግሞ እንግዲህ እንደ አገር ባህል ሽማግሌ ወግ የሚባል ነገር አለ የሽምግልና ቃላትን ተጠቅሞ ሁለቱን ሰዎች አንተም ተው አንተም ተው በማለት ሁለቱ እንዲስማሙ ማድረግ መቻል ማለት ነው ማቀራረብ ትችላለህ ሲባል ማለት ነው። እንግዲህ ማቀራረብ ትችላለህ ሲል ሁለት የተለያዩ የተራራቁ ሰዎች በሆነ ምክንያት የተረራቁ ሰዎች አሉ ማለት ነው ማለት የተራራቁ ስንል በቦታ ርቀት አይደለም። በሀሳብ ርቀት እንጂ ወይም ደግሞ በሀሳብ አንድ ያለመሆንን ነው ምክንያቱም አንዱ ሌላ ነው የሚያስብ አንደኛው ደግሞ ከእሱ በተቃራኒ ነው የሚያስብ ማለት ነው። ስለዚህ በሀሳብ እጅግ በጣም ተራርቀዋል እነዚህ ሰዎች። ስለዚህ ይሄን የተራራቀ ሀሳብ በመካከል ተገኝቶ የእነሱን ሰዎች የሁለታቸውንም ሀሳብ ተረድቶ በመካከል ላይ ሆኖ ይህንን ሁለቱን ሰዎች የማስታረቅ እና የማስማማት ወደ አንድ እንዲመጡ ማድረግ ማለት ነው ማቀራረብ ትችላለህ ወይ ሲል ማለት ነው? ስለዚህ በዚህ መልኩ ቢገለጽ እጅግ በጣም ጥልቅና ግልጽ የሆነ ጥያቄ ይሆናል ማለት ነው። በሌላ መልኩ ደግሞ እንደው ይሄን አረፍተ ነገር እንደገና በሌላ ቃላትን መስርተው ከዚህ አውድ ሳይወጣ ብለን ብናስብ። ማቅረብ ትችላለህ ብንል። ለምሳሌ ምን ማቅረብ? ሞሰብ ምግብ ማቅረብ ሊሆን ይችላል። ለምሳሌ ምግብ ማቅረብ ትችላለህ? ቢባል መልሱ አዎ ነው ምክንያቱም። ምግብ ማቅረብ ማለት በመጀመሪያ ደረጃ የተዘጋጀ ምግብ አለ ያንን የተዘጋጀ ምግብ። በመመገቢያ እቃ ላይ አቅርቦ እንደዚሁም ምግቡ ላይ የሚያስፈልጉትን የሚመገቡ የምንመገባቸውን ነገር ወጥ ቃሪያ ሽንኩርት ዋቴቨር እንደዚህ አይነት ነገሮቹን ነጭ ሽንኩርት ማለት ነው እነሱን ሁሉ ጨማምሮ በቃ በአጠቃላይ ወደ ቀጥታ ለምግብነት የምንጠቀማቸውን ነገሮች አሟልቶ። መመገቢያ ጠረጴዛ ላይ ማስቀመጥ መቻል ማለት ነው። ስለዚህ ምግብ ማቅረብ ትችላለህ? ሲባል መልሱ አዎ ይሆናል ማለት ነው። እናም ማቅረብ ማቀራረብ የሚለውንና ትችላለህ ወይ የሚለውን ቃላት ሳናወጣ በዚህ መልክ ጥያቄውን የጥያቄው መንፈስ አውዱ ሳይወጣ በዚህ ልክ የተለያዩ ጥያቄዎችን እየፈጠርን መልስ መስጠት ስለምንችል። ነገር ግን እንዲሁ የቀረበው ጥያቄ ስህተት ስላለበት። በዚህ ልክ ጥያቄዎችን አስተካክዬ መልስ ሰጥቻለሁ ማለት ነው። ለማንኛውም ስለተጠየቁት ጥያቄ እጅግ በጣም ደስ ብሎኛል አመሰግናለሁ። በሌላ ርዕሰ ጉዳይ እስከምንገናኝ ቸር ይግጠመን ሰላም ሁኑ በማለት እሰናበታለሁ ቸር ይግጠመን ቻው።

የሚሰማችሁ በአለም ዙሪያ ያላችሁ የሰው ልጆች በሙሉ ሰላም እንዴት አላችሁ በማለት ሰላማዊ እግዚአብሔር ከሁላችን ጋር ይሁን እያልኩኝ የተጠየቁትን ጥያቄ በንባብ አነብና ለጥያቄው የመልስ ትንታኔ እሰጣለሁ ማለት ነው። ጥያቄው ምንድነው? የሚል በመስመር ላይ ገዢ ነህ ይላል። እንግዲህ ይህ አረፍተ ነገር በመጀመሪያ ደረጃ እንዲሁ ስንረዳው ቋንቋውን በደንብ የማይረዳ ሰው ወይም ደግሞ ለቋንቋው ቅርብ ያልሆነ ሰው እንደጻፈው በቀላሉ ማወቅ ይቻላል ማለት ነው። ምክንያቱም በመስመር ላይ ገዢ ነህ? ቢባል ይሄ ምንም ትክክለኛ ምን ትርጉም ያለው አረፍተ ነገር ስላልሆነ ገዥ የሚለውን ቃል አስወጥቶ ወይም ደግሞ በሌላ ቃላት በመጠቀም ሌላ ግልጽ የሆነ አረፍተ ነገር መመስረት ይቻላል። እንጂ እንዲሁ በመስመር ላይ ገዥ ነህ የሚል ምንም አይነት ትርጉም ስለሌለው ተገቢ ትክክለኛ ጥያቄ አይደለም። እና የጥያቄው አውድ ሳይቀየር የጥያቄው መንፈስ ሳይቀየር እኔ በቻልኩት መጠን ደግሞ አማርኛ ቋንቋውን አስተካክዬ የአማርኛ ቋንቋውን አስተካክዬ ጥያቄውን አስተካክል እና ጥያቄውን አንብቤ ለጥያቄው መልስ እሰጣለሁ ማለት ነው። ለምሳሌ ይህንን የተጻፈልኝን ቃላት በማቀናጀትና ተጨማሪ ቃልም በመጠቀም አረፍተ ነገሩን ግልጽ አድርጌ የጥያቄ ምልክት ጥያቄው አረፍተ ነገር ከመሰረትኩ በኋላ ለጥያቄው መልስ እሰጣለሁ ማለት ነው። ስለዚህ በመስመር ላይ ገዢ ነህ የሚል ሳይሆን በመስመር ላይ ከመስመር ላይ ምን አይነት እቃ እቃ ትገዛለህ ወይ? ገዢ ማለት መግዛት ሻጭ አለ ገዢ አለ ማለት ነው። ስለዚህ በመስመር ላይ ከመስመር ላይ የሚሸጡ እቃዎች አሉ እነዚያን እቃዎች ትገዛለህ ወይ ለማለት የተጠየቀ አይነት ነገር ነው የጥያቄው መንፈስ። ስለዚህ ከመስመር ላይ የሚቀመጡ እቃዎችን ትገዛለህ ቢባል እንግዲህ እንዳስፈልግነቱ ነው። ምክንያቱም ምንድን አለ መሰላችሁ እንግዲህ? መስመር ላይ ሆነው የሚሸጡ እቃዎች እና ሱቅ ላይ ተቀምጠው የሚሸጡ እቃዎች ዋጋቸውን ስናነጻጽር እጅግ በጣም ሰፊና ጥልቅ የሆነ ልዩነት አለ። ለምን ቢባል? ሱቅ ላይ ቋሚ የሆነ ቦታ ላይ ሆነው የሚሸጡ ሰዎች የተለያየ ጫና አለባቸው አንደኛ ለዚያ ለሱቁ ለቦታው ኪራይ ይከፍላሉ በዚህ ኪራይ ምክንያት ኪራዩን ደግሞ የሚያገኙት ከሚሸጡት ነገር ላይ ስለሆነ ዋጋ በሚሸጡት ነገር ላይ ዋጋ ይጨምሩና ይሸጣሉ ማለት ነው። ስለዚህ ዋጋ ተመሳሳይ እቃ ሆኖ ዋጋው የትኛው ላይ ይጨምራል ቋሚ ቦታ ላይ ወይም ሱቅ ላይ ያሉ ሰዎች ማለት ነው። ከዚህም በተጨማሪ ከቤቱ ኪራይ በተጨማሪ ደግሞ ለመንግስት ከሚሸጡት ነገር ላይ የሆነ እንደየሀገሩ ሊለያይ ይችላል። ዞሮ ዞሮ እንደ ሀገራችን አስራ አምስት ፐርሰንት ስለሚቀበላቸው መንግስት ያንንም ወጪ ደግሞ የግዴታ እዚህ በሚሸጡት እቃ ላይ አስቀምጠው ከዚያ ላይ ስለሚያገኙ አሁንም ይሄ ደግሞ ዋጋ ለመጨመር ሌላ አንድ ምክንያት ይሆናል ማለት ነው። ስለዚህ እቃዎቹ ተመሳሳይ እቃ ሆነው መስመር ላይ ሲሸጡና ሲገዙ እንደዚሁም ሱቅ ላይ ሲሸጡና ሲገዙ እጅግ በጣም ልዩ ሰፊና ጥልቅ የሆነ የዋጋ ልዩነት ስላለ መስመር ላይ ተቀምጠው ከሚሸጡ ሰዎች መግዛት ወይም እዚያ ላይ ስንገዛ እጅግ በጣም ስለሚቀንስ መስመር ላይ የሚሸጡ እቃዎችን እገዛለሁ የሚል መልስ አለኝ ማለት ነው። ብዙ ጊዜ ሰዎች እንደው ኢኮኖሚያቸው ዝቅ ባለ ኑሮ የሚኖሩ ሰዎች እንደነዚህ አይነት ቦታዎች ቀን ጠብቀው መቼ ቀን ነው መስመር ላይ እንደዚህ አይነት እቃዎች ሚውሉ ብለው ያንን አጥ ነው መተው የምገዙበት አጋጣሚ ስላለ ማለት ነው። እናም መልሱ በከፊልም ቢሆን አዎ ነው። እኔም የዚያ የዚህ ማህበረሰብ አካል እስከሆንኩ ድረስ ከመስመር ላይ ከሚሸጡ እቃዎች ብዙ ጊዜ እገዛለሁኝ ማለት ነው። እነዚህ እቃዎች ምን ምን ናቸው? የተለያዩ እቃዎች የምግብ እቃዎችም ሊሆኑ ይችላሉ የቁሳቁሳት ሊሆኑ ይችላሉ የቤት ውስጥ መገልገያ ቁሳቁሳትም ሊሆኑ ይችላሉ። የተለያዩ ነገሮች ለምን ከመስመር ላይ እንደዚህ ገዛሃቸው ቢባል? ቅድም በገለጹት መልክ ዋጋቸው ስለሚቀንስ ለምን ቀነሰ? የተለያየ ጫና ስለሌለባቸው ቀንሰው ነው ቀጥታ ባመጡበት የተወሰነ ሂሳብ ብቻ ጨምረው ስለሚሸጧቸው እጅግ በጣም ቅናሽ በሆነ ዋጋ ስለሚሸጧቸው ብዙ ጊዜ ሰዎች ከእንደዚህ አይነት ቦታ ላይ ሁሉን ቁሳቁሳት ይገዛሉ የሚል አጠቃላይ መልስ ነው ያለኝ ማለት ነው። አንደኛው ስለ ጥያቄው እጅግ በጣም አመሰግናለሁ ሰላም ቸር ይግጠን።

እሺ በአለም ዙሪያ ላላችሁ ለሰው ልጆች በሙሉ ሰላም እንዴት አላችሁ በማለት ጥብቅና ጥልቅ የሆነ ሰላመ እግዚአብሔርን ለሁላችንም በመመኘት የተጠየቅኩትን ጥያቄ በንባብ አሰማና ለጥያቄው የመልስ ትንታኔ እሰጣለሁ ማለት ነው። ጥያቄው እንግዲህ ምን ይላል? እናት ይላል። በመጀመሪያ ደረጃ እንግዲህ አማርኛ ቋንቋ ነው እየተነጋገርን ያለን እና እናት የሚለው ቃል። በየትኛውም አረፍተ ነገር ሲገባ አወቃቀሩ የበአረፍተ ነገር ውስጥ አወቃቀሩ የአረፍተ ነገሩ ባለቤት ወይም ስም ሆኖ ነው የሚገኝ እንጂ ከዚያ ውጭ። ይህ ቃል ሌላ ቦታ ሌላ አጠቃቀም አይኖረውም ማለት ነው። እንደዚሁም ደግሞ በሌላ ትርጓሜው እናት ማለት ምን ማለት ነው ብለን ስናይ። እናት በመጀመሪያ ደረጃ ባዮሎጂካሊ ወይም ጄኔቲካሊ። ወላጅ ማለት ነው ወላጅ እናት በጾታዋ ሴት የሆነች እናት ማለት ነው ወላጅ እናት ማለት ነው ስለዚህ። የእናትን እናትነት ማለት ደግሞ የእናትን ክብር። ብዙ ጊዜ በአማርኛ ቋንቋ ተናጋሪ ማህበረሰብ ዘንዳ ስለእናት የተለያዩ ስነ ቃሎች ይነገራሉ። እጅግ በጣም ጠንካራና በጣም ጠንካራ የሆነው ስነ ቃላት የእናትን ክብር የሚገልጹ። ብዙ ጊዜ ሲነገሩና በጽሁፍም ከትውልድ ወደ ትውልድ ሲተላለፉ። እናዳምጣለን እናያለን እናነባለን። ለምሳሌ አንድ ስነ ቃል ከዚህ ውስጥ ከእናት ጋር በተያያዘ ባወራ። እናት እናት ለምን ትሙት ትሂድ አጎንብሳ ቅማል ትገላለች በጨለማ ዳብሳ ይህ አሁን ሚያመለክተው ምንድነው? እናት የማንም ልጅ የማንም ሰው እናት ትሁን ሞት አይገባትም እንዲሁ ዘላለም ትኑርልን። ምክንያቱም ለእኛ ለልጆቻቸው የሚያደርጉት ክብካቤ ከማንም እና ከምንም በላይ ነውና። የእናቶቻችንን መከራ የእናቶቻችንን ስቃይ የእናቶቻችንን መበደል አይናችን አይቶ። ማለትም በቃ እነሱ ዘላለም ይኖሩልን የሚል አይነት መልእክት አስተላላፊ የሆነ እጅግ በጣም ጠንካራ የሆነ ስነ ቃል ነው ማለት ነው። ወይም ደግሞ ሌላ እንደው አንድ ሌላ ተጨማሪ ስነቃል አንስቼ ስለእናት ምንነት ወይም ደግሞ ስለ እናት ክብር የሚገልጽ አንድ ቃል ባወሳ ምን ይላል? እናት ሳለች አጊጥ ፀሀይ ሳለች ሩጥ ይባላል። ይህም ማለት ደግሞ ምንድነው? እናትህ እያለች አንተ ምንም ቢቸግርህ እናትህ ያልሆነችውን ሁሉ ሆና ፍላጎትክን ታሟላለሀችና። ለእናት ክብር ይገባት ይግባት የሚል አይነት መልእክት ያለው ነው። ለምሳሌ እናት ሳለች አጊት ፀሀይ ሳለች ሩጥ። ምክንያቱም ፀሀይ እያለች ብንሮጥ ምንም ችግር አይደርስብንም ምክንያቱም ፀሀይ ስላለ ብርሃን ስላለች የፀሀይ ብርሃን እኛ ስለሚታየን። ነገሮችን ሁሉ በቀላሉ እያለፍናቸው ስለምንሄድ የፀሀይ ብርሃን ለኛ ትልቅ አስተዋጽኦ ስለሚያደርግልን። በነገሮች እንዳንሰነካከል ወይም ደግሞ ነገሮቹን አልፈን እንድንሄድ የፈለግነው አላማ ላይ እስከምንደርስ ድረስ። የፀሀይ ብርሃኗን ስለተጠቅመና ምንም አይነት መሰናክል እንደማይደርስብን እርግጠኛች ስለሆነ። እናትም በዚሁ ልክ በፀሀይ የተመሰለችው እናት። ምንድነው ለእኛ ስኬት ለእኛ የህይወቱ ጉዞ እናታችን የምታደርገው አስተዋጽኦ እጅግ በጣም የላቀ ነው። ማለትም የኛን ስኬት እናት ስለምትፈልግ የማትሆነዉን ሁሉ ሆና የኛን ስኬት እና አላማ ለማስፈፀም ወደኋላ ወደኋላ አትልምና። እናትህን እያለች እናትህ በህይወት እያለች የፈለገህን ነገር ሁሉ መስራት መከወን ትችላለህ ወይም ደግሞ አላማህን ማሳካት ትችላለህ። እናት ከሞተች በኋላ ግን በቃ ሁሉ ነገሩ የጨለመ ሁሉ ነገሩ የመከራ ጊዜ ይሆናል ማለት ነው። እንዲሁ ተጨማሪ አንድ ስነ ቃል እንደው ስለ እናት ብናገር ደስ ይለኛል ምክንያቱም እንደው እናቴን እኔ ከምንም በላይ ስለምወድ ማለት ነው። ምንድነው የሚለው? የእናት ሞትና የድንጋይ ላይ መቀመጫ እየቀደምነው የሚቆረቁር ይባላል። እንደው አንዳንድ አካባቢ ላይ የአባት ሞትም ይባላል ዝሮ። እናትም ሆነች አባት ሁሉም ወላጆች ስለሆኑ በዚያው ልክ መረዳት ስለምንችል ችግር የለውም። ስለዚህ የነሱ መሞት ምናልባት ለጊዜውም ቢሆን እንኳ አጽነ በአጽኖኞቻችን አማካኝነት ተጽናንተን ብንቆይም እንኳን ከጊዜ በኋላ በእናቶቻችን በወላጆቻችን አማካኝነት እናገኛቸው የነበራቸው ብዙ የመንፈስ እርካታዎችና እንደዚሁም ደግሞ ቁሳዊ ድጋፎች እንደዚሁም የመንፈስ ድጋፎች ሁሉ ስለሚጓደሉብን

ድምስ የሚሰማችሁ በአለም ዙሪያ ላላችሁ የሰው ልጆች በሙሉ ሰላም እንዴት አላችሁ በማለት ጥብቅና ጥልቅ የሆነ ሰላምታዬን እያቀረብኩኝ የተጠየኩትን ጥያቄ በንባብ አሰማና ለጥያቄው አስፈላጊ የሆነ ትንታኔ መልስ እሰጣለሁ ማለት ነው። ጥያቄው ምንድነው የሚለው ፈለግ ይላል እንግዲህ ፈለግ የሚለው ቃል በአንድ አንድ የቃል ነው አረፍተ ነገርም ጥያቄም አይደለም ይህንን ቃል በተለያዩ አውዶች እያስገባን መመልከት እንችላለን። ይሄ የምናወራውም የምንነጋገረውም የአማርኛ ቋንቋ ስለሆነ ፈለግ የሚለው ስም ወይም ባለቤት ይሆናል ማለት ነው። በየትኛውም የአማርኛ ቋንቋ አረፍተ ነገር ውስጥ ምስረታ ሲገባ የዚህ ቃል አወቃቀር ባለ የአረፍተ ነገሩ ባለቤት ወይም ደግሞ ስም ሆኖ ነው እንጂ ሌላ ትርጉም ሌላ ስትራክቸር ወይም ደግሞ አወቃቀር ይዞ አይገባም። ከዚያ በመቀጠል ፈለግ ማለት ምን ማለት ነው? የሚለውን ስለ ትርጓሜውና እንደዚሁም የተለያዩ አረፍተ ነገሮችን እየመሰረትን በዚያ ውስጥ ያለውን ጠቀሜታ እናወራለን ማለት ነው። በምሳሌ እያስደገፍን ማለት ነው። ስለዚህ በመጀመሪያ ደረጃ ፈለግ ሲል ምን ማለት ነው? ምንጭ ማለት ነው። ፈለገ ዮርዳኖስ እንላለን የዮርዳኖስ ምንጭ ማለት ነው። ለምሳሌ አበበ የአባቱን ፈለግ ተከትሎ ነው ያደገ ብንል ምን ማለት ነው? ምንጭ ስንል እንግዲህ እንደ አረፍተ ነገሩ አገባብ የሚለይ ይሆናል። ምንጭ የተለያየ አይነት ትርጉም ይሰጠዋል ከመሬት ውስጥ የፈልቆ የሚወጣ እውሃ ምንጭ ይባላል። አሁን ለምሳሌ ከሆነች ቦታ ላይ ከመሬት ውስጥ መጀመሪያ ደረጃ ብቅ ብሎ የሚወጣበት ቦታ የውሀው ያቺ ቦታ ምንጭ ትባላለች። በፈለገ ዮርዳኖስ ሲል ያንን ያመለክታል ማለት ነው። የዮርዳኖስ ምንጭ መመንጫ ውሃው የሚፈልቅበትን ቦታ ያመለክታል ማለት ነው። ሌላኛው ደግሞ ቅድም በተናገርኩት አረፍተ ነገር ላይ አበበ የአባቱን ፈለግ ተከትሎ ያድጋል። ተከትሎ ነው ያደገ ብንል አበበ የአባቱን ፈለግ ተከትሎ ነው ያደገ ብንል? ምን ማለት ነው? በዚህ አረፍተ ነገር ውስጥ የአባቱን እያንዳንዱን እንቅስቃሴ ቀስሞ ያን አባቴ ያደርገው የነበረውን ሁሉ ስራ እየሰራ ነው ያደገ አባቱን ነው የሚመስል በስራው ሁሉ ለማለት ነው። ወይም ለምሳሌ አሁን በአንድ ቤተሰብ ውስጥ የተለያዩ በእድሜ በጾታ የተለያዩ ቤተሰቦች ቤተሰብ ሊያፈራ ይችላል። አንድ ሰው ስለዚህ የመጀመሪያ ልጁ ለምሳሌ በትምህርቱ ጎበዝ ቢሆን ሌሎቹ ታናናሾቹ ሁሉ የጎበዚትን ልጅ ፈለግ ተከትለው ሊያድጉ ይችላሉ በዚህን ጊዜ ምንድን ነው? የዚህ ሰውዬ ልጆቹ የታላቅ እህታቸውን ፈለግ ተከትለው ነው ያደጉ ብንል ታላቂቱ ጎበዝ ከሆነች ሌሎቹም ልጆቹ ጎበዝ ሆነዋል ማለት ነው። የእሷን ፈለግ ተከትለው ነው ያደጉ የምንል ከሆነ ማለት ነው። ነገር ግን ይሄ ሌላ ለየት ያለ ኬዝ ስለሆነ ልጆቹ የታላቅ እህታቸውን ፈለግ ተከትለውም ያልድጉ ይችላሉ ላይከተሉም ይችላሉ። ነገር ግን ፈለግ የሚለው እቃ ራሱ ትርጓሜውን በተለያየ አውድ ውስጥ እያስገባና ያለውን የቃላት ልዩነት ለመለየት የተጠቀምኩበት አረፍተ ነገር እንጂ። ማነው ሁሉም ሰው የእናት የአባቱን የወላጆቹን ወይም ደግሞ የታላላቅ ወንድሞችን ወይም እህቶችን ፈለግ ይዞ ያድጋል ማለት አይደለም። እንደውም ይሄንን በጣም አጉልቶ የሚያሳይ አንድ ቃል አለ። ምንድነው የእናት ሆድ ዝጉርጉር ይባላል። የእናት ሆድ ዝጉርጉር ማለት ከዚህ ፍጹም በተቃራኒ መቶ ፐርሰንት ተቃራኒ የሆነ ሀሳብ ማለት ነው። ለምንድነው? እንግዲህ የእናት ሆድ ዝጉርጉር ሲባል አንድ እናት ሁለት ልጆች ልትወልድ ትችላለች እነዚያ ሁለቱ ልጆቹ ግን ሙሉ በሙሉ የተለያየ ባህሪ ያላቸው ማለት ነው አንደኛው ደግ ሌላኛው ክፉ ስለዚህ ፈለግ የሚለው እዚህ ጋር አያስኬድም ማለት ነው። እና ምንድን ለማለት ነው ፈለግ የሚለው ቃል? እንደየ ሁኔታው እንደየ አገባባዊ ፍቹ ምንጭ ቀጥታ ትርጉሙ ምንጭ ማለት ቢሆኖም እንኳ ግን በተለያየ አረፍተ ነገር ላይ ሲገባ የተለያየ አውዳዊ ፍች ይዞ ስለሚመጣ አውዳዊ ፍቹን ወይም ትርጓሜውን ተከትሎ መተርጎም እጅግ በጣም ጠቃሚ ነው። እንደ አማርኛ ቋንቋ ተናጋሪነት የሚል አጠቃላይ አስተያየት ነው ያለኝ። ለማንኛውም የተሰጠኝ ጊዜ እያለቀ እና ማስጠንቀቂያ የተሰጠኝ ስለሆነ በዚህ ጥያቄ ላይ ያለኝ ሀሳብ ይሄንን ይመስላል። ከሰፊው እንደው እጥር ባለ መልኩ እጅግ በጣም አመሰግናለሁ። በሚቀጥለው ክፍል እስከምንገናኝ ቸር ይግጠመን እያልኩኝ ከወዲሁ እሰናበታለሁ። ሰላም

ስማችሁ በአለም ዙሪያ ያላችሁ የሰው ልጆች በሙሉ ሰላም እንዴት አላችሁ በማለት ጥልቅና ጥብቅ የሆነን ሰላማዊ እግዚአብሔርን ለሁላችንም በመመኘት። የተጠየቁትን ጥያቄ በንባብ አሰማና ለጥያቄው የመልስ ትንታኔ የምሰጥ ይሆናል ማለት ነው። ጥያቄው ምንድነው የሚለው ባንክ ይላል እንግዲህ ባንክ የሚለው አንድ ቃል ነው። ይህም ቃል የአማርኛ ቋንቋ መሰረት በአማርኛ ቋንቋ። የቃላት አደራደር መሰረት በአረፍተ ነገር ውስጥ ሲገባ ሁሌም ቢሆን። ባለቤት የዐረፍተ ነገሩ ባለቤት ወይም ስም ሆኖ ነው። ሊገባ የሚችለው ጠቀሜታው ማለት ነው። ነገር ግን ባንክ የሚለውን ቃል ስናይ። እንግዲህ መንግስታዊ ባንክ ሊሆን ይችላል ወይም ደግሞ አክሲዮን ባንክም ሊሆን ይችላል እንደአስፈላጊነቱ። ብቻ ምንድነው ባንክ የሚባለው ተቋም ነው። ይሄም ተቋም ምንድነው ቢዝነስ ቤዝድ የሆነ ማለትም? ቢዝነስን መሰረት ያደረገ ተቋም ማለት ነው ያ ማለት። ብር ወጪና ገቢ ሰዎቹ የግል ገንዘባቸውን ብራቸውን ሄደው የሚያስመዘግቡበት ብር ሲያስፈልጋቸው ብር ወጪ የሚያደርጉበት። እንደዚሁም ደግሞ ብራቸውን ደግሞ ወስደው የሚቆጡቡበት የግልም ይሁን አክሲዮን ወይም ደግሞ መንግስታዊ። ሊሆንም ይችላል ዞሮ ከገንዘብ ጋር ግንኙነት ያለው ተቋም ነው ማለት ነው። ባንክ ስንል እንደ አጠቃላይ። ስለዚህ እንደ ሀገራችን የተለያዩ የመንግስት ባንኮች አሉ እንደዚሁም ደግሞ የአክሲዮን ባንኮችም አሉ ማለት ነው። ለምሳሌ የኢትዮጵያ ብሄራዊ ባንክ አለ። ኢትዮጵያን ኮመርሻል ባንክ የምንለው ማለት ነው እሱ የመንግስት ተቋም ነው። የሀገሪቱ ባንክ ይሆናል ማለት ነው። ለምሳሌ አማራ ባንክ ይላል። እንደ አጠቃላይ አክሲዮን ባንክ ይሆናል ማለት ነው። እና ዝሮ ዝሮ ባንክ የሚለው ገንዘብን ሰዎቹ ሚቆጡበት እንደዚሁም ሲያስፈልጋቸው ደግሞ አውጥተው የሚጠቀሙበት የገንዘብ ዝውውር ወይም ሽግሽግ የሚደረግበት መንግስታዊ ወይም የግል ተቋም ሊሆን ይችላል ማለት ነው። በዚህ ርዕሰ ጉዳይ ያለኝ ሀሳብ እሄነው ከሰፊው በአጭሩ ይህን ይመስላል። ለማነኛውም ስለ ጥያቄዎቹ ሁሉ እያመሰገንኩኝ ከወዲሁ በሚቀጥለው ሴሽን እስከምንገናኝ ከወዲሁ እሰናበታለሁ። ሰላም ቸር ይግጠመን።

እሺ ድምጽ የሚሰማችሁ በአለም ዙሪያ ላላችሁ የሰው ልጆች በሙሉ ሰላም እንዴት አላችሁ በማለት ጥብቅ እና ጥልቅ የሆነ ሰላምታዬን እያቀረብኩኝ ለጥያቄው ጥያቄውን እያነበብኩ ለጥያቄው የመልስ ትንታኔን የምንሰጥ ይሆናል ማለት ነው። እያቀረብኩኝ ለጥያቄው ጥያቄውን እያነበብኩ ለጥያቄው የምርስ ትንታኔን የምንሰጥ ይሆናል ማለት ነው። ጥያቄው ምንድነው? የሚለው ስጋ ይላል እንግዲህ ይህ አንድ ቃል ነው ይህ ቃልም በየትኛውም አረፍተ ነገር ውስጥ ሲገባ እንደ አማርኛ ቋንቋ ተናጋሪነት ወይም ደግሞ በአማርኛ ቋንቋ የአረፍተ ነገር ምስረታ ህግ ላይ ያለው ተቀሜታ ባለቤት ወይም ስም ይሆናል ማለት ነው። ስለዚህ ስጋ ማለት ምን ማለት ነው? የሚለውን እንግዲህ ትርጓሜ እየሰጠን አረፍተ ነገርም እየሰራን የምናየው ይሆናል ማለት ነው። ስጋ በመጀመሪያ ደረጃ ትርጉም ሊሰጠው የሚችለው በአረፍተ ነገር ውስጥ ሲገባ ነው። ምክንያቱም እንዲሁ ስጋ የሚለውን ቃል ስናየው የተለያየ ትርጉም ስለሚመጣ ለምሳሌ አየለ የአበበ ስጋ ነው ብንል የስጋ ዘመዱ ነው ባዮሎጂካሊ ግንኙነት አላቸው፣ ጄኔቲካሊ ግንኙነት አላቸው እያልን ነው ማለት ነው። ለምሳሌ የበሬው ስጋ ብንል የሚበላው ከበሬው ውስጥ ቆደው ተገፎ የሚገኘው የበሬው ስጋ ማለት ነው። ስለዚህ ምንድነው ስጋ የሚለው ቃል ብቻ ዝም ብሎ ስለተቀመጠ ፍቹ ይሄ ነው ብሎ ለመወሰን እጅግ በጣም ከባድ ነው። እንደ አማርኛ ቋንቋ ተናጋሪ ማለት ነው ነገር ግን ትርጓሜው የሚታወቀው ምንድነው? በአረፍተ ነገር ውስጥ ሲገባ ነው። ቅድም እንዳልኩትኝ ለምሳሌ አበበ የአየለ ስጋ ነው ስንል አበበ እና አየለ በዝምድና እጅግ በጣም የተሳሰሩ ናቸው የስጋ ዝምድና አላቸው። ያ ማለት ባዮሎጂካሊ ጄኔቲካሊ በእናት ሊሆን ይችላል ወይ በአባት ሊሆን ይችላል። በጣም ቅርብ የሆነ ዝምድና አላቸው እያልን ነው ማለት ነው። ወይም ደግሞ የበሬ ስጋ ይበላል ብንል የበሬው ስጋው ቆደው ተገፎ ከውስጥ የሚገኘው የበሬው የሰውነት ክፍሉ ያ ምን ይባላል ስጋ ይባላል ማለት ነው። ስለዚህ የበሬ ስጋ ምግብ ጠቃሚ ምግብ ወይም ገንቢ ምግብ ነው ልንል እንችላለን። ስለዚህ ስጋ የሚለው እዚህ በዚህ አረፍተ ነገር ላይ ምንድነው ማለት ነው? ስጋው የበየው ስጋ ሆኖ ይገኛል ማለት ነው። እና ዞሮ ዞሮ እንደ አጠቃላይ ስጋ የሚለውን ቃል በተለያዩ አረፍተ ነገሮች ውስጥ ሲገባ የተለያየ ትርጉም ይዞ ስለሚመጣ አውዳዊ ፍች ነው ሊሰጠው የሚችል የሚል አጠቃላይ ድምዳሜ እኔ አለኝ። ለማንኛውም ስለተጠየኩት ጥያቄ እጅግ በጣም ደስ ብሎኛል አመሰግናለሁ። በሚቀጥለው ርዕሰ ጉዳይ ስለምንገናኝ ቸር ይግጠመን እያልኩ ከወዲህ እሰናበታለሁ። ሰላም